ዜና በመስመር ላይ ታነባለህ ወይ ነው የሚለው ጥያቄው? አብዛኛው ጊዜ እኔ ዜና በመስመር ላይ በአሁኑ ሰዓት ብዙም አላነብም። ምክንያቱም በቃ እኔ እንጃ ስለማይመቸኝ መሰለኝም ደግሞም በቃ መስማቱ የሆነ ይሰለቸኛል ነገር ማለት የሆነ ዜና ሲባል በቃ የሆነ የሆነ ሰውን በሚስብ ሁኔታ አይደለም የሚቀርበው ያ ዜና ይሰለቻል ነገር መሰለኝ። አሁን ላይ አላይም ድሮ ግን አይ ነበር የሆነም የሆነ ሰዓት ላይ ማለቴ ግን በቃ ሁኔታው ነው የሚወስነው የሆነ ዜና ለማየት አሁን ስለ ትምህርት ምናምን ሲሆን ዜናው። ለምሳሌ የሆነ ውጤት አስራ ሁለተኛ ክፍል እያለሁ ለምሳሌ ውጤት የውጤት ቀን ምናምን ሊነገር ሲል አካባቢ ቀኑን ለማወቅ ለማወቅ ስል መቼ እንደሆነ ዜና ማየት ጀምሬ ነበር እና የሆነ የሚያስፈልግ ነገር ያለ ከመሰለኝ ዜና አነባለሁ። ግን አብዛኛው ጊዜ አሁን ሰዓት በአሁን ሰዓት ላይ በተለየ ዜና ብዙም ማይ ሰው አይደለሁም እሱም የሚያደርገኝ ወይም ጊዜ ስለሌለኝም ሊሆን ይችላል ማለቴ ወይም አጠናለሁ ወይም ሌላ ቪዲዮ ምናምን አያለሁ ለመዝናናት ስፈልግ ወይም የትምህርት ቪዲዮዎችን አያለሁ እንጂ ብዙ ጊዜ ዜና አልሰማም። በተለይ አብዛኛው ጊዜ እኔ ደግሞ የሆነ ሰው ነው የሚነገረኝ እንዲህ እንዲህ ተባለ ምናምን ሲለኝ ጓደኞቼ ምናምን አዲስ ነገር ሲኖር ምናምን ሲነግሩኝ ወይም እሱን ለማየት ለማረጋገጥ ምናምን የሆነ አዲስ ነገር ከተፈጠረው አዲስ ነገር ሆኖ ግን እኔን የሆነ እኔ ላይ ማተር የሚያደርግ ከሆነ እኔ ላይ የሆነ ነገር የሚያመጣ ከመሰለኝ ወይም ለኔ የሚጠቅም ወይም የሚጎዳ ሊሆን ይችላል በቃ የሆነ እኔን እኔን እኔን የሚወክል ከሆነ ለማየት እሞክራለሁ ዝም ብዬ ግን ዜና ተቀምጬ ምናምን አላይም። እናቴ ታያለች ወላጆቼ ያያሉ እኔ ግን አላይም ማለት ይቻላል እኔ የሚመለከተኝ ከሆነ ነው በቃ ቁጭ ብዬ ምናምን የማየው እሱ ራሱ ተነግሮኝ ነው። ሰውን እንዲህ ሲባል ሰምተሻል ምናምን ሲለኝ አሃ ለካ እንዲህ ተብሏል ምናምን እስኪ ልየው እኔም ምናምን ብዬ ነው የማየው እንጂ የሆነ አስቤበት ዜና ማየት አለብኝ እኮ ምናምን ብዬ እንደሌላው ነገር እንደ አሁን አጠናለሁ የግድ ማጥናት አለብኝ። የሆነ መዝናናትም አለብኝ መተኛት አለብኝ ምናምን ብዬ እንደዛ ወይም እንደ ወላጆቼ የሆነ ትላልቅ ሰዎች ሲሆኑ አብዛኛው ጊዜ ያያሉ ዜና ዜና ነው የማያዩት የሚያዩት እኔ ግን በቃ እንደነሱ አስቤ ምናምን ማየት አለብኝ ብዬ አላይም። የሆነ አሁን አንድ ሰው አንድ ትልቅ ሰው የሆነ ከአርባ ወይም አምሳ አመት በላይ ምናምን የሆነ ዜና ነው የምታየው ወይም የሆነ ፊልም ምናምን ማየት ይቻልሃል ይሻልሃል ብትለው ፊልም ነው የሚለው እኔ ግን እንደዛ ላልመርጥ እች አይደለም ዜና ነው የሚለው እኔ ግን አሁን ፊልም እና ዜና ብባል በእርግጠኝነት ፊልም ብዬ ነው የምመርጠው። ምናልባት ያለሁበት ሁኔታ ወይም ሊሆን ይችላል እና የማይመለከተኝም መስሎ ከታየኝ ላላየው እችላለሁ ስለዚህ እኔ ብዙ ጊዜ ዜና አላይም። ለቀጣይ ግን እኔንጃ አያለሁ ብዬ አስባለሁ ማለቴ የሆነ እናቴ ምናምን ስትጠይቃት ራሱ ልጅ እያለች እኔ ልጅ አይደለሁም ግን የሆነ በልጅነትሽ እንዲህ ምናምን ዜና ታይ ነበር ምናምን ስላት አላይም ነበር ምናምን ትለኛለች ስለዚህ እኔም የእናቴ እድሜ ስደርስ ወይም ዜናም ላይ እችላል ላይ እችል ይሆናል አይታወቅም። ወይ ደግሞ ያለሁበት ሁኔታ ነው የሚወስነው ብዬ ነበር ቅድም አሁንም እኮ የሚመለከተኝ ከሆነ አያለሁ ግን ዝም ብዬ አሁን የማይመለከተኝ ነገር ብሰማ ብሰማ ምንም አይጠቅመኝም ብዬ ስለማስብ የሚጠቅመኝ ነገር ባደርግ ነው የሚሻለው ብዬ ስለማስብ ነው ዜና የማላየው እንጂ። ሌላ ነገር አይደለም ደግሞ የዜና አቀራረብ ስልት አሁን የሆነ በቃ መስማትም እያለብህ መስማት አለብኝም ብላ አስበህ ምናምን አስቤ አይ መስማት እኮ የሆነ አሳቤ ምናምን ትኩረት ስለማላደርግ በመሃል ላይ አቋርጠዋለሁ ማለቴ ከዛ በፊት ምንድነው ያለው ምናምን የሆነ ዜና አቀራረቡ ላይ ላይም ይወስነዋል ስለዚህ። እና ያ ዜና ሲቀርብ አሪፍ ካልሆነ ምናልባት በመሃል ላይ የሆነ ዲስትራክሽን ምናምን ሲኖር የሆነ በደንብ ካላቀረበው ምናምን እሱ ነገርም ትኩረቴን ካልሳበው ልተው እችላለሁ ስለዚህ ዜናም እንዲሰማ የሚፈልጉ ካሉ እነዛ የሚያቀርቡት ዜና የሚያቀርቡት አሪፍ አድርገው ማቅረብ አለባቸው የሆን ለሰውን ሰውን የሚስብ መሆን አለበት እንጂ አስበህበትም አስቤበትም ዜና እሰማለሁ ምናምን ብዬ የሆነ ካልሳበኝ በመሃል ላይ ፎከስ ስለማላደርግ ላቋርጠው እችላለው ማለት ነው ስለዚህ ብዙ ጊዜ አልሰማም ዜና። አላነብም

ጥያቄው ዳቦ ማብሰል ትችላለህ ነው የሚለው? ዳቦ ማብሰል እኔ አዎ እችላለው። አሪፍ ዳቦ ነው የማብስለው እንደውም በጣም ቤት የሚሰራ ማለት ነው። አሁን ኢትዮጵያ ላይ ምን አለ እቤት የሚሰራ አይነት ዳቦ አለ የሆነ ምጣድ ላይ ምናምን ማለት ነው። አብዛኛው ጊዜ ኢትዮጵያ ላይ የሚሰራው ዳቦ። መጣድ አለ እንጀራ የሚጋገርበት እናም በዛ ተደርጎ ነው አብዛኛው ጊዜ የሚሰራው ኢትዮጵያ አካባቢ ማለት ነው። በአብዛኛው በአሁኑ ሰዓት ድሮ ደግሞ የሆነ ያመጣዱም ራሱ በ እንትን በ እንጨት በእንጨት ተደርጎ የሆነ ክብሪት ምናምን የሚባል አለ በዛ ተለክሶ ምናምን ነበር የሚሰራው ዳቦ ማለት ነው። ሌላም አለ ዳቦ ሆኖ በ እሱ ምጣድ የመጀመሪያ ምጣድ ላይ ነው የሚሰራው አብዛኛው ጊዜ በዓል ምናምን ሲደርስ ደግሞ በድሮ ጊዜ አሁንም አንዳንድ ቦታ ቦታዎች አሉ እንደዛም ሚሰሩት ማለት ነው ኢትዮጵያ ውስጥ። እና ለበአልም ይሰራል። ከዛ በዓል ሲሆን ምን ይደረጋል የሆነ በውሃ ምናምን ተደርጎ ነው የሚሰራው እንጨት ተደርጎ ምናምን ማለት ነው። ከዛ ህብስት ነው የሚባለው እንደ ዳቦ ተመሳሳይ ነው በዓል ሲሆን ነው አብዛኛው ጊዜ የሚሰራው የፋሲካ በዓል ምናምን ሲሆን እንደዛ አይነት ነገ እንደዛ ነው የሚሰራው። ህብስት ነው የሚባለው እና አሁን በአሁን ሰዓት ደግሞ የሆነ በ ፎርኖ ምናምንም ይሰራል። አሁን ዳቦ ምናምን ዳቦ የሚሸጠው ዳቦ አለ እሷ አሁን ትንሽ ትንሽ ተደርጎ በፎርኖ ተሰርቶ ምናምን ነው የሚሸጠው። ቤትም ሊሰራ ይችላል በፎርኖ ማለት ነው። አብዛኛው ጊዜ ኢትዮጵያ ውስጥ ግን አብዛኛው ሰው የሚሰራው በምጣድ ነው። እና ያ በምጣድ የሚሰራውም ያ በፎርኖ የሚሰራውም እችላለሁ ሁለቱም ማለት ነው። ከዛ ግን ዳቦ ማብሰል እችላለሁ ስል ደግሞ ከእናቴ ጋር ሲነጻጸር እችላለሁ ግን የእናቴ ነው በጣም የሚጣፍጠው እናቴ ስትሰራ በጣም ነው ደስ የሚለኝ። ግን እኔም እንደ እናቴ ለመስራት እሞክራለሁ። ከዛም እንትን በምንድነው የሚሰራው ስንል ደግሞ ያ የዳቦ እዛ ምጣድ ላይ የሚጋገረ ማለት ነው። የሆነ አንዳንዱ በዘይት የሚሰራ አለ አንዳንዱ ደግሞ ዘይት ሳይደረግበት የሚሰራ አለ። እና በጣምም ትንሽ ልዩነት አለው። ከዛ በትልቁ ነው የሚሰራው አሁን ሌላ ሀገር ላይ በትንሽ ነው የሚሰራው አብዛኛው ጊዜ። ዳቦም ብዙ ጊዜ አዎ በትንሽ ትንሽ ነው የሚሰራው እንዳየሁት ፊልም ምናምን ላይ ሳየው በትንሽ ነው የሚሰራው ዳቦ ኢትዮጵያ ላይ ግን በትልቅ ተደርጎ ነው የሚሰራው። ሀገራችን ላይ ማለት ነው ከዛ ለሶስት ቀን ምናምን ይቆያል ለሁኔታው ይወሰናል አይበላሽም በግሞ ለሶስት ቀን ማለት ነው። ከዛ ያ በመጣድ ላይ የሚጋገረው ዳቦ ሁሌ ነው የሚሰራው እንደ ሁሌ አሁን እንጀራ በኢትዮጵያ ውስጥ። የሚበላ እንትን ነው የሆነ ባህላዊ ምግብ ነው። ደግሞም ከእሱ ጋርም ሀምባሻ ዳቦ ወይም ሀምባሻ ነው የሚባለው በሌላ ስሙ እሱ ነው የሚበላው። ስለዚህ የሆነ ሁሌ ቀን እንደ እንጀራ ሲጋገር አብዛኛው ጊዜ ከእሱ ጋር ነው የሚጋገረው። እና እኔም ማብሰል እችላለሁ። አሪፍ አድርጌ ነው የምሰራው። ከዛ በዘይት በዘይት ሲሆን ደግሞ አሪፍ ሆናል ዳቦው በጣም ነው የሚጣፍጠው በዘይት ሲሆን ማለት ነው። ያ ባህላዊ ዳቦ ያልኩትም በውሃ ምናምን የሚሰራ አለ ለበአል ምናምን በሌላ በኢትዮጵያ አካባቢ ሆኖ ደግሞ በሌላ ብዙም ብዙም ጊዜ በገጠር አካባቢ የሚሰራ ደግሞ የሆነ ቅጥል ምናምን ተደርጎ የሚሰራ አለ። አሪፍ ነው እሱም ቀምሼው አላውቅም ግን አሪፍ እንደሆነ ሰምቻለሁ። ያ በውሃ የሚሰራው ነው የቀመስኩት እኔ። እና እሱም አሪፍ ነው ያ በውሃ የሚሰራው ግን እኔ መስራት አልችልም። ያ ምጣድ ላይ ኖርማል የሚጋገረው በአሁን ሰዓት የሚጋገረው ምጣድ ላይ በዘይት ተደርጎ የሚሰራው ነው እኔ የምችለው። ያ የኢትዮጵያ ገጠር አካባቢ ምናምን የሚሰራው ወይም ለበአል የሚሰራው ለፋሲካ በዓል የሚሰራው በውሃ የሚሰራው አይነት ዳቦ ሄበስት ነው ሰሞ ሄበስት ነው ሰሞ እሱን መስራት አልችልም። ያ ኖርማሉ ዳቦ ከሆነ ግን እችላለሁ መስራት ማለት ነው። ከዛ ደግሞ እንትን ዳቦ ላይ ስታበስል መጀመሪያ ማብካት ምናምንም ስቴፕ ቅደም ትኩረት አሉት። አሁን ደቦው ዝም ብሎ አይጋገርም ዝም ብሎ መጀመሪያ መቡካት አለበት። የሆነ እርሾ ተደርጎበት ቦክቶ ምናምን ከመጋገር በፊት ከሁለት ሰዓት ወይም ሶስት ሰዓት በፊት ምናምን እርሻ አድርገህ አብኩተህ ከዛ ምጣድ ለኩሰህ ምናምን ነው የሚሰራው። ከዛ መጀመሪያ መብካት አለበት በደንብ ካልቦካ ምናምን አሪፍ አይሆንም ዳቦ ደግሞ በደንብ መታሸት አለበት ሲቦካ ማለት ነው። እና ዳቦ ማብሰል እችላለሁ የኢትዮጵያን ማለት ነው

አዲስ ቴክኖሎጂ መማር ትወዳለህ? ነው የሚለው ጥያቄው አዎ እኔ እንደውም በጣም በጣም በጣም በጣም ነው የምወደው። ማለቴ በቃ ዝም ብዬ ቁጭ ማለት እንደውም አልወድም። የሆነ ሁሌ ወይም ከስልኬ ከስልኬ ጋር ነኝ ወይም ከላፕቶፕ ጋር ነኝ በቃ ሁሌ እንደውም አልነሳም ማለት ይቻላል። የሆነ አንዴ ስልኬ ከነካሁ በቃ በዛው ነው በቃ አዲስ ነገር መማር ደስ ይለኛል። እንደውም አሁን የዩኒቨርሲቲ ተማሪ ነኝ እና አንደኛ አመት ነኝ። ሶፍትዌር ነው ዲፓርትመንት ስንመርጥ ቀጣይ አመት ነው የምንመርጠው እና ሶፍትዌር ነው መማር የምፈልገው። ማለቴ የሆነ አዳዲስ የሆነ እንደ አፕ ዴቨሎፕመንት ምናምን ያሉ ነገሮች ሳይበር ሴኩሪቲ ዳታ አናሊሲስ ምናምን በቃ እነሱን ነገሮች ደስ ይሉኛል። እና እኔ በጣም ነው የምወደው በቻልኩት መጠንም የሆነ ከትምህርቴ ጎን ለጎን አዳዲስ ነገሮችን ለመማር እሞክራለሁ እንደ ቴክኖሎጂ አይነት ለመማር እሞክራለሁ። እናም ይሳካልኛል ብዬም አስባለሁ አንድ አዲስ ነገር አዲስ የፈጠራ ስራ ሰርች ብሰራ ደስ ይለኛል በቴክኖሎጂ ዘርፍ ማለት ነው። የሚገርመው ነገር የምማርበት ዩኒቨርሲቲም ሳይንስ ቴክኖሎጂ ነው የሚለው የቴክኖሎጂ ለራሱ ለቴክኖሎጂ ብቻ ነው ማለት እንደ ህክምና ምናምን አይነት ሌላ አይነት ዲፓርትመንቶች ራሱ የሉትም እና እኔ በጣም ነው የምወደው። አምስተኛ ክፍል እያለሁ ራሱ የሆነ ክለብ ምናምን መመዝገብ ትችላላችሁ ምናምን ተብለን ከአንደኛ እስከ አራተኛ ክፍል አይቻልም ነበር። ማለቴ የሆነ ክለብ ምናምን ገብቶ መስራት ምናምን አይቻልም ነበር። ትምህርት ቤታችን ውስጥ ማለት ነው። ከአምስተኛ ክፍል አምስተኛ ክፍል ስንደርስ ግን ክለብ ምናምን አለ አይደል? እነሱን ላይ መግባት ትችላላችሁ ምናምን ተብለን እኔ የገባሁት ሳይንስን ቴክኖሎጂን ክለብ የሚል ነበርና ወደዛ ነበር የገባሁት። ከዛ እዛ ውስጥ የሆነም አሁን እንትን በዲናሞ ምናምን ተደርጎ የሆነ የሚሽከረከር ነገር። እንትን ጊር ምናምን ስሩ እንባል ነበር እና እሰራ ነበር በባኮ ምናምን አድርጌ በካርቱን አድርጌ የሆነ ቀን በዲናሞና ካርቱን አድርጌ ራሱ ጊር ሰርቼ ነበር። እዛ ፊዚክስ ላይ ያለው እንትን የሚሽከረከረው እንትን ማለት ነው። ከዛ ማለት በቃ በዛ በዛ ውድድር ሲኖር ራሱ ሁሌ ነበር የምወዳደረው እንደውም አንዴ አሸንፌ አውቃለሁ። በዛ በትምህርት ቤታችን የሆነ ውድድር ነበር በሳይንስና ቴክኖሎጂ ማለት ነው። እና የሆነ እንድንሰራ ተነግሮን የሆነ የፈጠራ ስራ ምናምን ሰርቼ ያጊር ያልኩት በካርቱን ምናምን ሰርቼ ተሸልሜም አውቃለሁ። እና አሁንም እሱን ነገር አዎ ትንሽ ነው አውቃለሁ ግን መሰረት ነው ብዬ አስባለሁ አሁን ለቀጣይ አዲስ ነገር ለመፍጠር የሆነ ነገር ለመስራት የሆነ እሱን መሰረት ነው ብዬ አስባለሁ። እና በቀጣይ ቢሳካልኝ እና የሆነ እድሉን ባገኝ የሆነ አዲስ ነገር የምፈጥር የምሰራ ምናምን ይመስለኛል በቴክኖሎጂ ዘርፍ ማለት ነው። ለዛም ነው ራሱ አሁን ከዩኒቨርሲቲ ማለት ወላጆቼ ህክምና ምናምን ነበር እንድማር የሚፈልጉት እኔ ግን ስላልፈለኩት ማለት ቴክኖሎጂ ላይ ኢንተረስት ስላል ድሪም ስላለኝ ፍላጎት ስላለኝ ለዛ ነው። ወደ ወደ ማለት ወደ ሳይንስና ቴክኖሎጂ ብቻ ዩኒቨርሲቲ የገባሁት ማለት ነው። ሀሳቤን ራሱ እንዳልቀየር ወደ ሌላ ዩኒቨርሲቲ ብቀይር አሁን ወላጆቼ አይ ሜዲሰን ወይም ህክምና መግባት አለብሽ ምናምን ቢሉኝ ምናልባትም ሀሳቤን ሊቀይር እችላለሁ አሁን ግን ሌላ እዛ እዚህ የምማርበት ዩኒቨርሲቲ ላይ ህክምና ምናምን የለም። ስለዚህ ሳሎድ ወላጆቼ ራሱ ሊያስገድዱኝ አይችልም ማለቴ አሁን ህክምና ተማሪ ቢሉኝ እንደዛ አይነት ዲፓርትመንት ስለሌለ አሁን እዚህ የምማርበት ያለው ዲፓርትመንት ሶፍትዌይ የሆነ ኤሌክትሪካል ኢንጂነሪንግ አርክቴክቸር ምናምን ናቸው ስለዚህ እንትን ምንም አይሉኝም ማለት ነው። ግን ባዮ ቴክኖሎጂም እንትን ባዮ ሜዲካል ኢንጂነሪንግም መማር እፈልግ ነበር ማለት። ከህክምና ጋርም የተያያዘ ነው በዛም ወላጆቼን ደስ እንዲላቸው አደርጋለሁ ማለት ህክምና እንድማር ስለምፈልግ ህክምና እንድማር ስለሚፈልጉ እኔ ደግሞ የሆነ ቴክኖሎጂ ምናምን ያለባቸው ነገሮች ደስ ይሉኛል። ስለዚህ መርጅ የሆነ የሁለታችን ፍላጎት ይሟላል ብዬ አስባለሁ። ስለዚህ የሆነ ባዮሜዲካል ኢንጂነሪንግ ብማር ደስ ይለኝ ነበር ግን ያለሁበት ዩኒቨርሲቲም እንደዚህ አይነት ነገር የለም የለም ዲፓርትመንቱ ማለት ነው። እና አሁን ያሰብኩት ሶፍትዌር እማርና የሆነ ከሜዲስን ምናምን ጋር የሚገናኝ ነገር አዲስ ነገር ለቀጣይ እፈጥራለሁ አዲስ ግኝት አገኛለሁ ብዬ ነው የማስበው። እና አዲስ ቴክኖሎጂ መማር በጣም ነው የምወደው። ደስም ይላል እኮ

ጥያቄው አስተያየት መቀበል ትወዳለህ ነው የሚለው? እና አስተያየት መቀበል። አስተያየት አስተያየት መቀበል እኔ ዝም ብዬ ሳስበው አልወድም ነኝ አልወድም አዎ። ምክንያቱም በቃ አብዛኛው ሰው የሆነ አስተያየት ሊሰጥህ አስበው ማለት የሆነ የታየው ነገር ነው የሚሰጥህ ማለቴ አሁን የታየው ነገር ስል ደግሞ ምንድነው? ማለት የሆነ ያንተ ጥፋት ምናምን ሳይሆን ራሱ ወይም ችግር ችግርህ ያልሆነ ነገር አሁን ምንም ማድረግ የማትችለውን ነገር አንዳንዴ አለ አይደል እሱም ቢሆን ራሱ የሆነ ማስተካከል አለብህ እንዲህ ማድረግ አለብህ እንዲህ መሆን አለብህ ምናምን ምናምን ይላል። አንተ እሱ ያ አስተያየት የሚሰጠው ሰው ያንተ ቦታ ላይ ቢሆን እኮ ከዛም ከዛም ያለፈ ነገር ማድረግ ይችል ነበር ማለቴ በቃ እንዳንተ ያህል አሪፍ ስራም ላይሰራ ይችል ነበር ግን በቃ የታየውን ነገር ዝም ብሎ እንዲህ ሆነ እንዲህ ሆነ ይላል በቃ አብዛኛው ጊዜ አስተያየት የሚሰጡ ሰዎች የምር ትክክለኛ ይሰጣሉ ብዬ አላስብም። ማለት የሆነ አንዳንድዱም ደግሞ አለ እንደ እንደ አጠቃላይ ያወራነው እንጂ አንዳንድ ማለት አንተ ያንተ ጥሩ ጥሩ ነገር በደንብ እንዲወጣ አንተ የተሻለ ሰው እንድትሆን ምናምን የሆነ የሚሰጥህ አይነት አስተያየት አለ አንዳንድ ሰዎች ማለት ነው። ግን አብዛኛው ሰው ስናየው በአሁኑ ሰዓት በተለይ የሚሰጠው አይነት አስተያየት የሆነ ሰውን ለማጥቃት ለማጥቀት ሆን ብሎ ታስቦ ምናምን ነው ወይም ደግሞ እንትን ባለማስተዋል ወይም ወይም ሆን ብሎም ላይሆን ይችላል ግን ባለማስተዋል ማለት ይሄ ነገር ብናገረው ምን ይሆናል ምናምን ብሎ ባለማሰብ ምናምንም ሊሆን ይችላል። ግን በአብዛኛው ጊዜ በአሁኑ ሰዓት ከሰዎች የሚመጣው አይንተ አስተያየት የምርም አንተን የሆነ ደረጃ ላይ የተሻለ ቦታ ላይ ለማድረስ ሳይሆን በቃ ያለህን ነገር አሃ እንዲህ ከሆንኩማ በቃ ይቅርብኝ አሃ እንዲህ ከሆንኩማ እንዲህ ባረግ ባላደርግ ባላደርገው ነው። የሚሻለው ምናምን ብለህ የሆነ የሆነ ቦታ ላይ ደርሰህ የሆነ የሆነ ተራራ ተራራ ላይ ለማውጣት የሆነ ትንሽ ትንሽ ነገር ሲቀረህ አስተያየት ስትቀበል እዛ መውረድ በለው እና አስተያየት እኔ ለዛ ነው ብዙ ጊዜ የማልወደው ማለቴ የሆነ የራሴ ችግር እኮ ሌላ ሰው ቢነግረኝ ከእኔ በላይ አሪፍ ነው ግን። ሌላ ሰው የኔ ችግር ችግር አለብኝ ግን ያ ችግር እንደ ትልቅ ነገር አስቦ በቀላሉ የሚስተካከል ነገር ማለት ነው። እንደ ትልቅ ነገር አስቦ አይ እንዲህ እኮ ነው እንዲህ እኮ ነው ብሎ በጣም ከምጎዳ ይልቅ ያ ያወቅኩት ነው የራሴ ችግር በራሴ አስተካክዬ ያ ያላወቅኩት ችግር ደግሞ እንደዛው ዝም ብዬ ቀስ ብዬ አውቃዋለሁ ብዬ ባልፍ ነው የሚሻለኝ ባይ ነኝ። አስተያየት ስንል ደግሞ በሌላ መንገድም ማየት እንችላለን አሪፍ አስተያየትም አለ አንዳንዴ ደግሞ ብዙ ጊዜም አሪፍ ባሰራ ራሱ አንተ እኮ ጎበዝ ነህ አንተ እኮ እንዲህ ነህ እንዲህ ነህ ሲልህ ሰው ማለት የሆነ በጣምም በጣም አትጥርም ማለት ኢፌክቲቭ አትሆንም የሆነ ነገር አሃ ደህና ነኝ። ምናልባት በትምህርት ላይ ምናልባት ብናየው ራሱ አንድ ዘጠና ከመቶ ያመጣ ሰው ጎበዝ ጎበዝ ዘጠና እኮ አሪፍ ነው ምናምን ብትለው አሃ ደህና ነኝ ምናምን ብሎ ማጥናት ሊያቆምም ይችላል ማለቴ አይ ዘጠናማ አሪፍ ነው ምናምን ብሎ ማለት ነው። ስለዚህ ወደ ሰማንያ አምስት ምናምን ሊወርድበት ይችላል ማለት ነው። አሁን ዘጠና እኮ አሪፍ አይደለም ዘጠና እኮ መጥፎ ነው ምናምን ብትለው ደግሞ አዎ ዘጠና አሪፍ አይደለም እንዴ ያን ሁላ አጥንቼ በቃ ባላጠና ነው የሚሻለኝ ምናምን ብሎም ላያጠና ይችላል። ስለዚህ ሞር በጣም ለሰው በጣም ይጠቅማል ብዬ የማስበው ራሱን በራሱ መገምገም ሲችል ነው ለምሳሌ እኔ ዘጠና ካመጣሁ ከመቶ ችግሬ ባለፈው ዘጠና የመጣሁበትን ችግሬ እና አሪፍ አሪፍ ነገር የሰራሁበትን ዘጠና እንዳመጣ ዘጠናም አሪፍ ሊሆን ይችላል መጥፎም ሊሆን ይችላል እንደየሰው ይለያያል ግን እዛ ዘጠና ለመስራት የሰራሁትን ነገር ያወጣሁትን እቅድ ማስተካከል ያለብኝ በዛውም መቀጠል ያለብኝ ነገሮች አይቼ ራሴን ብገመግም የተሻለ ልሆን እችላለሁ ብዬ አስባለሁ። እንጂ ከሌላ ሰው ዝም ብለን የምንቀበል ከሆነ በቃ ለሌላ ሰውም ነው እየኖርን ያለነው ማለቴ እኔ ላይ የሆነ ሐውጥ የማያመጣ ነገር ሌላው ሰው ለውጥ ሊያመጣ ስለሚችል አሰተያየት መቀበል ያን ያህል እኔ እንደ ግሌ አልወድም ማለት ራሴን በራሴ መገምገም ነው የምወደው። እንጂ ጥሩም ሆና መጥፎም ሆናው ከሰዎች አስተያየት መቀበል ያን ያህል አልወድም።

ጥያቄው በምን ትመገባለህ ነው የሚለው? ያው በሰሃንና በሽኳ ልበል። ግን በቃ ኢትዮጵያ ላይ የተለመደው አይነት የአመጋገብ ዘዴ የሆነ እንትን ሳህን የሆነ ትልቅ መመገቢያ እንደ አላ የድሮዎች አሉ መሶብ መሶብ ምናምን የሚባሉ አሉ። ግን አሁን እነሱ እየቀሩ ነው አሁን አሁን ግን የሆነ ሳህን ይደረግና ያው ትልቅዬ ሳህን ምናምን ማለት ነው ትልቅዬ እንትን ትሪ ይደረግና እንደ ትሪ አይነት ከዛ ተሰብስበው ነው የሚበላው በአብዛኛው ጊዜ ማለት ነው። አሁን አሁን ግን የሆነ ከግሎባላይዜሽን ምናምን በኋላ ምን እየሆነ ሄደ። የየራስህ ሳህን ታደርግና የሚበቃህን እንጀራ ነው አብዛኛው ጊዜ በሀገራችን የሚበላው ከዛ እንጀራውም ይቆረሳል ከዛ የሚበቃህን ሰሀንህ ላይ አድርገህ ለየብቻ ነው የሚበላው እና በእጅ ነው የምንበላው። በእጅ እንጀራም በእጅ ነው የሚበላው እንጂ ቢላና ሽኳ ምናምን ተደርጎ እንደ ጥብስ ምናምን የሆነ እንደ ስጋ ምናምን አይበላም። ስጋም ቢሆን የሆነ ተሰርቶ በወጥ በወጥ መልክ ተሰርቶ እንደ ጥብስ ወይም ቀይ ወጥ ምናምን ተሰርቶ በእንጀራ ነው የሚበላው ደግሞ በእጅ ነው አብዛኛው ጊዜ የሚበላው ማለት ነው። እና እኔ አብዛኛው ጊዜ በእጄ ነው የምበላው አብዛኛው ጊዜም እንጀራ ስለምበላ በእጄ ነው የምበላው ማለት ነው። እና የሆነ ስብሰብ ተብሎ የሚበላ ነገር ደግሞ ደስ ይላል እኔ በሳህን ተደርጎ ቤታችን ለነገሩ እንደዛም አይበላም ሳህን ሳህን ተደርጎ እንደ አይበላም ማለት ለየብቻ አንበላም ቤት በትሪ ተዘጋጅቶ ተሰብስበን ምናምን ነው የምንበላው። አሁን ዩኒቨርሲቲ ምናምን ስገባ ግን የየራሳችን ስለሚሰጠን በሳህኔ በዛ በእጄ ነው የምንበላው ማለት ነው በሳህን በእጄ ማለት ነው። እና ይሄ ነገር አሪፍ ነው ብዬ አስባለሁ ምክንያቱም የሆነ እንጀራ አሁን በሹካ ልብላው ወይም በማንኪያ ልብላው ብል አይመችምም ለመብላት ማለት ነው። አሁን ሩዝ ምናምን ወይ ፓስታ ቢሆን ኖሮ አሁን ፓስታ በእጄ ልብላው ብል አይመችም ሹካ ያስፈልጋል። እንጀራ ግን የኢትዮጵያ ባህላዊ ምግብ ማለት ነው በሹካ ወይም በማንኪያ ለመብላት አይመችም። በእጅ ነው የሚበላው አብዛኛው ጊዜ ኦር ወይ ደግሞ የሆነ እንጀራ ወደ ፍርፍር የሚባል ሌላ አይነት ምግብ አለ ወደዛ ይቀየርና ይሰራና እንጀራ ፍርፍር ምናምን ሲሰራ በማንኪያ ሊበላ ይችላል ግን አብዛኛውን ጊዜ በእጅ ነው የሚበላው። እና እንደሚመች በሚመች መልኩ ነው በሚመች መልኩ ሊበላ ይገባል ስለዚህ በእጅ ነው ሳህን ላይ ማለት ነው። ከዛ ሌላ ነገርም አለ አሁን ለምሳሌ ሌላ ጥህሎ የሚባል አለ የኢትዮጵያ ባህላዊ ምግብ ትግራይ አካባቢ የሚገኝ ማለት ነው ሌላም ሊኖር ይችላል። ቆጮ ምናምን የሚባልም ኦሮሞ አካባቢ ያለ መሰለኝ ያ እሱ ብዙም ስለእሱ ብዙ ነገር የማውቀው ነገር የለም ስለ ቆጮ አይቼውም አላውቅም በቲቪ ምናምን ነው የማየው እንጂ ቀምሼም አላውቅም። ስለ ጥህሎ ግን ትንሽ ነገር አውቃለሁ ጥህሎ በትግራይ አካባቢ የሚገኝ አይነት ባህላዊ ምግብ ሆኖ የሆነ የራሱ መብያ አለው የሆነ እንደ ሹካ አይነት ሆኖ በእንትን ነው የሚሰራው። የሆነ እንጨት አይነት አለ በእንጨቱ እንደ ሹካ ይሰራና ከዛ በዛ በዛ ተደርጎ ነው የሚበላው በሹካ ሳይሆን እንደ ሹካ ነው የሚመስለው ያ እንጨቱ የሚሰራው ሹካ አሁን አራት ምናምን አለው አይደል አራት እንትን ወጣ ወጣ ያሉ ነገሮች እሱን ሁለት ነው ያለው እንደ ሹካ ነው የሚመስለው ከዛ በዛ ነው የሚበላው ያ ጥህሎ የሚባል ነገር ማለት ነው። አሁን እሱ በእጅ ለመብላት ስለማይመች መሰለኝ እኔንጃ ለዛ መሰለኝ ያ ሹካ የሚመስለው ነገር በእንጨት የተሰራበት ከዛ እሱ ነገር በእጅ አይበላም። ወይ ደግሞ ያ ያ ሹካውም ያ ሹካ የሚመስለው በእንጨት የሚሰራው በገጠር አካባቢ ነው የሚገኘው ያ መጀመሪያ ጥህሎ ምናምን የሚሰራበት ቦታ ማለት ነው። የተለመደ ምግብ የሆነበት ከሌለህ ደግሞ በእንጨት የሚሰራው በሹካ ይበላል ማለት ነው ያ ጥህሎ የሚባለው በሹካ በማንኪያ ለመብላት አይመችም። እንትኑን ማለት ነው ያ ምግቡ ከዛ ስለዚህ በምን መብላት አለብህ ማለት ነው በሹካ ከሌለ ያ እንጨት የሚመስለው ነገር ማለት ነው። ስለዚህ እኔ ያ ጥህሎ የሚባለው ነገር የምበላ ከሆነ በሹካ በሚመስለው በእንጨት ነው የምበላው። እንጀራ ከሆነ ደግሞ በእጄ ነው የምበላው ማለት ነው። ይሄን ይመስላል

ጥያቄው ዶሮ አለህ ነው የሚለው በጣም ነው ያሳቀኝ መጀመሪያ ሳየው ዶሮ እኔ የለኝም። ቢኖረኝ ግን ደስ ይለኝ ነበር ማልቴ ቢኖረኝ ደስ ይለኛል ነበር ስል እኔ የሆነ ከፍተህ እርባታ የዶሮ እርባታ ምናምን የሆነ እንደዚህ አይነት ነገር ደስ ይለኛል በቃ ሳያቸው ምናምን ምናልባት እንስሳ ስለምወድ ይሆናል እና ለዛ ይሆናል ደስ የሚለኝ። ግን አሁን ዶሮ የለኝም እንኳን ዶሮ ድመትም ራሱ የለኝም ማለት ድመት አይደል። ቶሎ ከሰው ጋር የምትተኛው የምትበላ ምናምን ድመት ራሱ አሁን በአሁን ሰዓት የለኝም። ስለዚህ ዶሮ ሊኖረኝ አይችልም ማለት ነው። በዛ ስናናጽረው እና ከባድ ነው። ዶሮ አሁን ሰዓት ዝም ብዬ ደስ ይለኛል እኮ ቢኖረኝ ግን ገዝቼ አይ በቃ ልግዛና ዶሮ ይኖረኝ ምናምን ብል አይመችም ዶሮ ለመግዛት ቦታችን ዩኒቨርሲቲ ስለሆነ አይመችም። ስለዚህ ዶሮ የለኝም ቢኖረኝ ግን ደስ ይለኝ ነበር ማለት ነው። ግን ዝም ብዬ ሳስበው የሆነም አንዳንዴ ዶሮ የሚያረቡ አለ አይደል? ወደ እነሱም ሄደ ዶሮዎቹን ማየት ማየት ራሱ አሪፍ ነገር ነው ብዬ አስባለሁ ማለት ነው። የሚወድ ሰው ከሆነ እንደኔ አይነት ማለት ነው። እሳት ምናምን የሚወድ ከሆነ እኔ አሁን በቃ ብዙ ደሮዎች ያሉበት ቦታ ከብቶች ምናምን ያሉበት ቦታ ብሄድ ደስ ይለኛል። እና ብዙ ድመቶች ውሾች ያሉበት ቦታ ማለት ነው። እና ብሄድ ደስ ይለኝ ነበር። ባያቸው ባይኖረኝ እንኳን እነሱን ባያቸው ደስ ይለኝ ነበር። ግን አላይም አብዛኛው ጊዜ ስለማይመቸኝ አላይም የሚሄድ እድለን አላገኘሁም እና ግን ቢኖረኝ ደስ ይለኝ ነበር ዝም ብዬ የራሴ ማለት ነው። ግን ችግሩ ደግሞ ዶሮ ዶሮ ብወድም ራሱ የሆነም አንዳንድ እንትን አለ አሁን የዶሮ ህመም አለ። የሆነ ማለት በደንብ ተጠንቅቃ መያዝ አለብን እንጂ። ዶሮዎችን እንትን ማለት ዝም ብለህ የማትከናከናቸው ምናምን የማትንከባከባቸው ምናምን ቢሆን። ለተለያየ ህመም ስለሚጋለጡ ላንተም በሽታ ሊያመጡበት ለሚችሉም ይከብዳል ቤት ውስጥ ማድረግ ማለት ነው

ጥያቄ ምንድነው የሚለው ስለ ቅርብ ጓደኛህ ንገረኝ ነው የሚለው? እኔ የቅርብ ጓደኞቼ የምርም በጣም ብዙዎች ናቸው ማለቴ ስምንት ወይም ዘጠኝ ምናምን ይሆናሉ። እና በጣም የምወዳቸው ግን ከነዛ ከነዛ ከስምንቶቹ ከስምንት ዘጠኝ የሆኑት ጓደኞቼ ደግሞ በጣም በጣም ለኔ ቅርብ የሆኑ ሁለት ናቸው። አንደኛዋ ናርዶስ ነው የምትባለው አንደኛዋ ደግሞ አርሴማ ነው የምትባለው። እና ሁለቱንም በጣም ነው የምወዳቸው ማለቴ ስለኔ ብዙ ነገርም የሚያውቁ ከስምንቶቹ እነሱ ናቸው ብዬ አስባለሁ። እናም የሆነ ሲከፋኝ ደስ ሲለኝ ሲደብረኝ ጊዜን ማሳለፊያም ቢሆን። አይ ግን እንደ ቀልድ ነው ማለቴ ሲደብረኝ በጣም ሲደብረኝ በጣም ሲከፋኝ በተለይ ሲከፋኝ ምናምን ቀድሜ የምደውለው ወደ እነሱ ነው ወደ ናድሮስ ወይም ወደ አርሴማ። ምናልባት ወደ ሁለቱም ነው የምደውለው በቃ ቀድሞ ማለት ወደ አንዷ ሞክርና አንዷ ካላነሳችልኝ ስልክ ወይም የሆነ ነገር ከተፈጠረ ወደ ሌላኛዋ እደውላለሁ። ወይም ደግሞ አንዷን በጣም ያዋራኋት መስሎ ከተሰማኝ ወደ አንዷ እንደውላለን አሁን በቅርብ አላገኛቸውም ማለቴ እኔና እነሱ ያሉበት ቦታ የተለያየ ቦታ ነው። ግን ቢሆንም በቃ ስንደዋወል ምናምን ሁለት ሰዓት ሶስት ሰዓት ሳናወራ አንዘጋ አንዘጋውም። እና በጣም ነው ደግሞ የምናፍቃቸው ከዛ ከእነሱ ጋር ሳወራ ግን እየተሳደብኩ ምናምን ነው ሁሌም ነው የምንሳደበው። ስፔሻሊ ከናርዶስ ጋር አንዴ እንደ ጤነኛ ሰው አውርተን አናውቅም እሷም ትሰድበኛለች እኔም እሰድባታለሁ ማለት ነው። እና እኔ ግን ይሄን ነገር እኔንጃ እንትን እኔን በጣም እሷን በጣም ስለምወዳት እሷም ስለምትወደኝ ነው ብዬ አስባለሁ ማለት ነው የሆነ ስልክ ስደውል ወይም እሷ ስትደውል በስድብ ነው የምትጀምረው እኔም በስድብ ነው የምጀምራት። እና ምናልባት ስለምወዳት ይሆናል እና ሌላ ደግሞ የሆነ የቅርብ ጓደኛ ሲኖረህ ደግሞ የሆነ ሲከፋህ ምናምን ካንተ ጋር አንድ አይነት እድሜ ስለሚሆን አሁን ጓደኞቼ ከእኔ ጋር የ የክላሴ ትምህርት ላይ አንድ ትምህርት ነበርን እና አንድ ትምህርት ነበርን እድሜያችንም ተመሳሳይ ነው። ያደግንበትም እንትን አካባቢ ባህል ምናምን ተመሳሳይ ስለሆነም የሆነ እኔ የማልፈው ነገር የከፋኝን ነገር ደስ ያለኝን ነገር ምናምን ብነግራቸው ይረዱኛል። እናም አንዳንዴ ጓደኞች ስንመርጥ የሆነ ከእኛ ጋር ከእኛ ባህል የሚሄድ ወይም ሊረዳ የሚችል ሰው ምናምን ቢሆን አሪፍ ነው ብዬ አስባለሁ ለዛም ነው። እኔ ሁለቱን በጣም የምወዳቸው ማለት የሆነ የሆነ ችግሬን ብነግራቸው ራሱ ሊረዱኝ ይችላሉ። እናም እነሱም የራሳቸው ችግር ደስ ሲላቸው ሲደብራቸው ወይም ሲከፋቸው ምናምን እኔን ሲነግሩኝ ደግሞ እኔም እረዳቸዋለሁ እና የሆነ መፍትሄም ምናምን እፈልጋለሁ እፈልግላቸዋለሁ ማለት ነው። ስለዚህ አብዛኛው ጊዜ ደግሞ እኛ የሆነ የሆነ ችግር ካለ እኔ የራሴ ችግር ቢኖረኝም ራሱ እነሱ ከፋኝ ምናምን ሲሉኝ የራሴን ትቼ የእነሱን ችግር ነው እንዴት እንደምፈታ የማስበው ማለት ነው። ሁሌ ግን በቃ የሆነ የሚገርመኝ ነገር ደግሞ የሆነ እነሱ ራሱን እንደታዘብኳቸው የሆነ እኔ የኔን ችግር ነገርያቸው እነሱም ችግር የራሳቸው ቢኖሯቸው ራሱ የሆነ ቅድሚያ ለኔ ነው የሚሰጡት የኔን ችግር እንዴት እንደሚፈቱ ነው የሚያስቡት። እና እንትን ስለዚህ የሆነም ቦታ ላይ ደርሰህ አስባለሁ እና ይሄ ነገር የጓደኝነት የሆነ ፍቅር ምናምን ብንለው አሪፍ ነው ብዬ አስባለሁ። እና ጓደኞቼ በጣም ቅርቦቹ በጣም የምቀርባቸው ማለት ነው አርሴማና ናርዶስ ነው የሚባሉት ከእኔ ጋር አብረው ነበር የሚማሩት አስራ ሁለተኛ አስራ አንደኛ እና አስረኛ ክፍል የተዋወኳቸው አስረኛ ክፍል ነበር። አሁን እኔና እነሱ የተለያየ ዩኒቨርሲቲ ነው ሶስታችን የገባነው እነሱ አንዷ መቀሌ ናት። አርሴማ ማለት ነው ናርዶስ ደግሞ አክሱም ናት። እኔ ደግሞ አዲስ አበባ ነኝ ማለት ነው። እና ሁሌ በስልክ ነው የምንገናኘው እና ወይም ደግሞ በቪዲዮ ኮል ምናምን ነው የምንገናኘው እንጂ። ሆሌ እንትን በ በአካል ምናምን አንገናኝም ግን በስልክም ቢሆን ያው ኮኔክሽናችን የነበረን እንትን የነበረን ግንኙነት ምናምን ቀንሷል ብዬ አላስብም። እንደውም በጣም እየጠነከረ ይመስለኛል ዝም ብዬ ሳስበው የጠነከረ ጠንክሯል ብዬ ነው የማስበው። እና ይሄን ይመስላል